ጥያቄው በጀት ታስተዳድራለህን ይላል? ጥያቄው አዎ በጀት አስተዳድራለሁ። በመጀመሪያ በጀት ማስተዳደር ማለት ያለንን ወይም ያለንን ገንዘብ እና ያለንን ገቢ እና ወጪ በእቅድ ማዋቀር መቆጣጠር ማለት ነው። ይህንን ደግሞ እኔ ተግባራዊ አደርጋለሁ በጀትን አስተዳድራለሁ። ምክንያቱም በጀትን ማስተዳደሬ ለኔ ቁጠባን ያበረታታል ያበረታታልኛል። በጀትን ማስተዳደሬ ለኔ ወጪን እንድቀንስ ያደርገኛል። ለወደፊት እቅድ እንዲኖረኝ ያዘጋጀኛል። እና ይሄን በጀት ሳስተዳድር የማስተዳድርበት ነገር ደግሞ ቅደም ተከተሎች አሉኝ። መጀመሪያ ገቢዬን እመዘግባለሁ። ከዛ ወጪዬን ወጪዎችን እዘረዝራለሁ። እንደ አስፈላጊነቱ አስፈላጊ ነው ያልኩትን ከወጪዎች መካከል ቅድሚያ እሰጥና። ከዛ የቀረውን ደግሞ መጀመሪያ እቆጥባለሁኝ ማለት ነው። በዚህ እቅድ መሰረት በጀቴን አስተዳድራለሁ። እና በጀት ለኔ በጣም አስፈላጊ ነገር ነው። በጀት ማስተዳደር በጣም ለህይወት በጣም ጠቃሚ ነው እላለሁ። እኔ ለሌሎችም በጀትን በጀት ማስተዳደር ልመዱ ወይም በጀት ማስተዳደር እንዲኖራችሁ ብታዳብሩ ይጠቅማችኋል ብዬ አስባለሁ። ጨርሻለሁ።

ምን አይነት ጫማ ትወዳለህ ይላል ጥያቄው? እኔ የተለያዩ ጫማዎችን ነው ምጠቀመው ማለት እንደየ አገልግሎታቸው እና እንደየጥቅማቸው የተለያየ ጫማ ጫማን እጠቀማለሁኝ አደርጋለሁኝ እለብሳለሁኝ ማለት ነው። ለምሳሌ ሲኒከር ጫማ ነው። አሁን ሲኒከር ጫማ እለብሳለሁ ሲኒከር ጫማ ምለብስበት ደግሞ ቦታ ቦታ እመርጣለሁ እና የምለብስበት ምክንያት አለ። ሲኒከር ቦታ ሲኒከር ጫማን ምለብሰው ለስፖርት ኳስ ለመጫወት። እና አንዳንድ ነገሮች አዘውትሬ ምለብሰው የሲኒከር ጫማ ነው። ማለት በአጋጣሚ በሄድኩበት አጋጣሚ በአብዛኛው ልለብሰው ምችለው ሲንከር ጫማ ነው። ሌላኛው ጫማ ቡትስ ጫማ ቡት ጫማ ነው እኔም እጠቀማለሁ አቡት ጫማ ነው ምጠቀምበት። ዋናኛ ምክንያቴ ብርድ በሆነ ሰዓት ብርድ በሆነ ሰዓት ቡትስ ረጅም ጥልቅ ጥልቅ የሚያደርግ ከቁርጭም እስከ ቁርጭም ጭሚት ድረስ። ከቁርጭሚት በላይ ጥልቅ የሚያረግ ቡትስ ጫማን እጠቀማለሁኝ እሱን ምጠቀምበት ምክንያት በቀዝቃዛ አየር በጣም ቅዝቃዜ በሚሆንበት ሰዓት ቅዝቃዜውን ለመቋቋም እንደዚህ አይነት ቡትስ ጫማ እንጠቀማለሁኝ ማለት ነው። እንደገና ደግሞ ክፍት ጫማዎችን። ማለት እነዚህ አሉ ክፍት ክፍት የሆኑ ጫማዎች እነሱ አይነቱን ጫማ ደግሞ ምጠቀመው አብዛኛው በበጋ ወቅት በጋ ወቅት ላይ ምትጠቀመው እንደሱ አይነት ከፍት ጫማዎች ነው። ምክንያቱም ሙቀት እንደመሆኑም አንፃር እንደሱ አይነት ጫማ እጠቀማለሁ። እና ምን አይነት ጫማ ትወዳለህ? ለተባልኩት ጫማ የተለያየ ማለት አንድ አንድ ጫማ ብቻ ይህንን ጫማ ብቻ እወዳለሁ ብዬ ልናገር አልፈልግም ምክንያቱም ምጠቀመው ጫማ አሁን ከተናገርኩት አንፃር ወደ ሶስት አይነት ጫማ እጠቀማለሁኝ። ግን እኔ በአብዛኛው ምወደው ሲኒከር ጫማ ነው አዘውትሬ ምለጠቀመው እሱ ስለሆነ አብዛኛው ምወደው ሲኒከር ጫማ ነው። ለብዙም ጥቅም ማለት ለብዙም አገልግሎት ስላለው ማለት ነው። እና እንደዚህ አይነት ጫማ የምወደው ከምወዳቸው ጫማ ውስጥ እነዚህ አይነቶችን እጠቀማለሁኝ። አዞትሬም ምወደው ሲኒከር ጫማ አለ። ምን ሲኒከር ጫማ እወዳለሁ ማለት ነው አመሰግናለሁ

አስተያየት መቀበል ትወዳለህ ይላል ጥያቄው አዎ በሚገባ አስተያየት መቀበል ለህይወት በጣም አስፈላጊ ነገር ነው። በመጀመሪያ ደረጃ አስተያየት መቀበል ማለት ምን ማለት ነው ለሚለው መልስ ስሰጥ። አስ አስተያየት መቀበል ማለት ሌሎች ሰዎች ስለ ስራችን ሊሆን ይችላል ስለ ባህሪያችን ፀባያችን እና የሆነ ስራ ሰርተን ለየሰራነው ስራ አፈጻጸማችን። እንዴት ነው ስለዛ ነገር የሚሰጡን አስተያየት መቀበል ማለት ነው። ይሄ ደግሞ በጣም አስፈላጊ እና በስራችን ላይ በጣም ጠንካራ እንድንሆን የሚረዳ ነው። የሚረዳ ነው እና እኔ አስተያየት መቀበልን በጣም እወዳለሁ። ምክንያቱም እኔ ይሄ ደካማ ጎኖች ይኖሩብኛል ይኖሩ አሉኝ። ለነዛ ደካማ ጎኖች ደግሞ በሚሰጠኝ በሚሰጠኝ አስተያየት መሰረት የሚሻሻሉ ነገሮች ካሉኝ ያንን ማለት ደካማ ጎኔን መጅ በመጀመሪያ እንድአውቅ ያግዘኛል። አዲስ ነገር እንድለምድ በሚሰጠኝ አስተያየት መሰረት አዲስ ነገር እንዳገኝ አዲስ ልምድ እንዳገኝ ይረዳኛል ማለት ነው። እና አስተያየት መቀበል በጣም እወዳለሁኝ። አስተያየትን አስተያየትን የምቀበልበት መልኩ አለኝ የምቀበልበት መልኩ ማለት ነው። በመጀመሪያ አስተያየት ሲሰጠኝ በትክክል እሰማለሁኝ ከዛ ያኔ የሰማሁትን በትክክል ከሰማሁ በኋላ እረዳለሁኝ። ከዛ ከተረዳሁኝ በኋላ የተ የተሰጠኝ አስተያየት የትኛው ነው በደንብ ለኔ ጠቃሚ ብዬ እመርጣለሁኝ ጠቃሚ የሆነውን አስተያየት። ተቀብዬ ከዛ በተግባር ወደ ተግባር እገባለሁኝ ማለት ነው። እና አስተያየት በመቀበል በጣም ብዙ ነገር ብዙ ህይወትን በቃ እንደ አጠቃላይ ህይወት የኔ ህይወቴን ለማሸሻል አስተያየት መቀበል በጣም ጠቅሞኛል። ወደፊትም የማሻሽለው ነገር ካለ ከሌሎች በስራ ቦታ ሊሆን ይችላል። የሆነ ቦታ ስለኔ ስለሚነገረኝ ስለሚሰጠኝ አስተያየት። በጥሞና አዳምጬ አስተያየት ተቀብዬ ያንን ነገር የኔን ችግር ነው ብዬ ያመንኩበትን እሱን እንዳሻሽል ይረዳኛል ማለት ነው። አስተያየት መቀበል ትወዳለህ? እና እንደ አጠቃላይ አስተያየት መቀበል በጣም እወዳለሁኝ እላለሁ አመሰግናለሁ

ድንጋይ ስብስብ ታደርጋለህ ይላል ጥያቄው? አይ አይ አሁን ለዚህ ጥያቄ አሁን ሁለት አይነት መልስ ነው ያለው። ምክንያቱም የተለያየ ቦታ የተለየ ቦታ ነው የተወለድኩኝ አሁን ያለሁበት ቦታ የተለያየ ቦታ ስለሆንኩኝ ማለት ነው። ህፃን እያለሁኝ ይሆን? ድንጋይ እሰበስባለሁ። የምሰበስብበት ምክንያቱም ድንጋይ የሚሰበሰብ ብዙ ምክንያቶች አሉ። እኔ ግን አንድ ድንጋይ የሚሰበስበት የነበረበት ምክንያት በዛ ሰዓት አንደኛ ለመሬቱ መሬቱ ውሃ እንደይበላው ምናምን እርከን የመስራት ስራ እንሰራለን ያ ድንጋይ በመሰብሰብ ማለት ነው። ያንን ስራ እንሰራለን። ሁለተኛ ደግሞ ቤት ለመስራት ቤት ለመስራት ድንገይ ያስፈልጋል። ማለት ነው እና ያንን ቤት ለመስራት ድንገት እንሰበስባለን። አሁን ባለሁበት ሁኔታ ደግሞ አሁን ባለውበት ወደ ከተማም ስለሆነ ድንጋይ ሰብስቤ አላውቅም። ምክንያቱም ከዛ ጋር የሚገናኝ ስራ ሰርቼ ስለማላውቅ ማለት ነው። እና ድንጋይ በአብዛኛው በቃ እንደ አጠቃላይ ድንጋይ ስብሰባ አላደርግም ማለት ነው

በጎ አድርጎት ሰርተህ ታውቃለህ ይላል ጥያቄው አዎ ሰርቸ አውቃለሁ በሚገባ። በመጀመሪያ ደረጃ በጎአድራጎት ማለት ለሆኑ ማለት እርዳታ ለሚያስፈልጋቸው ሰዎችም ይሆናል። በሌላም በተጨማሪ ለሆነ ድርጅትም የሆነ አስፈላጊ እርዳታ አስፈልጎት ሊሆን ይችላል። በብዙ መልኩ በጎአድራጎት እሚባል በብዙ መልኩ ልናየው እንችላለን። እና በዚህ ለበጎ አድራጎት ለሚለው በሚለው ተሳትፌ ሰርቼ አውቃለሁኝ። ለምሳሌ ታች እስከ አስራ ሁለተኛ ከክላስ እየተማርኩኝ ባለው ጊዜ ክረምት ክረምት ከትምህርት መልስ ሰብል የሚዘራበት አካባቢያችን ሰብል የሚዘራበት ሰዓት ነበር። እና በዚያ ሰዓት በጓአድርጎት የሚባል የራሳችን ስያሜ ተሰጥቶን ሰብሰብ ብለን በግሩፕ ነው የምንቀሳቀሰው በቡድን በውድን እየዞርን ማህበረሰቡን እናግዝ ነበረ። ዘመናዊ ያዘራር ዘዴዎችን እያሳየን ውጤታማ በምን መልኩ ውጤታማ እንደሚሆኑ ያዘራር ዘዴዎችን እያሳየን ስናግዝ ነበረ። ከዛ በተጨማሪ በአካባቢያችን ላይ የጤና ጣቢያ። ጤና ጣቢያ ነበርና እሱ ከአገልግሎት ማለት አገልግሎት መስጠት የጀመረው እኛ እኛ ራሳችን ሰርተነው ነው። ቤቱን ወይም ህንፃውን እሱን እራሳችን እራሳችን መጓአድራጎት በጉልበት የምናግዘውን ነገር እሱን በጉልበት አግዘን ለማህበረሰብ አገልግሎት እንዲውል ረድተናል። እንዲሁም ሌላ በተጨማሪ በእንደዚህ በሃይማኖት ለሃይማኖት በሃይማኖት ቦታዎች ያለምንም ያለምንም በጓአድራጎት ማለት ከስሙ እንደምንረዳው ያለምንም ክፍያ ተከፍሎን ወይም በነፃ ለሆነ ነገር ማገልገል ማለት ነው። እና በእምነት ተቋማትም እንደዚሁ በተመሳሳይ ስራ እንደዚህ ለእምነት ቦታ ህንፃ እየተገነባ ባለበት ሰዓት እንደዚህ አይነት ነገር እኔም ተሳትፌ አውቃለሁ። እና ለዚህ ለበጎ አድራጎት ሰርቼ አውቃለሁ እላለሁኝ አመሰግናለሁ

ሽቶ ትጠቀማለህ ወይ ይላል? አዎ ሽቶ በሚገባ እጠቀማለሁ። አልፎ ሽቶ የሚጠቀመው አልፎ አልፎ ስራ ቦታ ወደ ስራ ቦታ። ስሄድ የተለያዩ ፕሮግራሞች ሲኖሩ አልፎ አልፎ። እንደውም ደግሞ ልብስ አጥቤ ከሆነ። ልብሴን አጥቤ ሙሉ ወደ ቦርሳዬ ወደ ቦርስዬ ሳስገባ ሙሉ ሽቶን እጠቀማለሁኝ ማለት ነው።